አዎ በደንብ ማብሰል እችላለሁኝ። የተለያየ አይነት ምግብ አበስላለሁኝ። ከቀላሉ ከሽሮ ጀምሮ በወጥ እንኳን ስትሰስብ እስከ ከባድ እስከሚባል እስከ ዶሮ ክትፎ ጨጨብሳ። አትክልቶችን በደንብ አበስላለሁ ጎመን፣ እንቁላል። ጥቅል ጎመን በደንብ ነው የማብሰል ማብሰል በደንብ ነው የምትችለው።